ሽማግሌዎችን እንደት ታከብራለህ እሺ እኔ ለዚህ ጥያቄ መልሴ ጥሩ እና ሰው መካሪ የሆነ ትምህርትን ወይም ደግሞ ሀሳብን ነው ልገልጽ የምፈልገው በዚህ ጥያቄ መልእክት ማለት ነው። ትላልቅ ሰዎች ወይንም ሽማግሌዎችን እንዴት ታከብራለህ? ብትለኝ ትላልቅ ሰዎችን የማከብርበት መንገድ ወይንም ወይ ይለያያል። አንዳንድ ሰዎች ትላልቅ ሆነው ግን ስራቸው የህፃን ሊሆን ይችላል። እሱ ብቻ ሳይሆን ስራቸው የሚያናድድ ነገር ሊኖራቸው ይችላል እና ውስጣቸው ውስጥ ደግሞ ጥሩ ነገር ላይኖር ይችላል። ከዛ ከዛ አንፃር ሲሆን እኔ እንኳን ሽማግሌ ለምን እንትን አይሉም? አከብራችኋለሁ ግን የሆነ የሚያናድደኝ ነገር አለ ከእነሱ ማለት ነው እና ከእነሱ ፀባይ ወይንም ደግሞ ከእነሱ አስተዳደግ አንፃር ሳየው የሚያስጠላኝና የሚያናድድ ነገር አለ። እና ከእሱ ከእሱ ጋር ሲነጻጸር። ያው ክብር ላለው ሽዋግሌ ወይንም ደግሞ አለ አይደለ ይሄ እንዴት ላስረዳህ? ጥሩ አይነት እንትን ኖሮት ግን በቃ አለ አይደለ። ጥሩ ስነ ምግባር ባላቸው ሽማግሌዎች እና ጥሩ አባት ሆኖ ላሳደጉ ልጆቻቸውን ጥሩ አባት ሆኖ ላሳድጉ ሰዎች ምናምን ሲሆን ያለኝ ደግሞ ክብር ከፍ ያለ ነው። ለምንድነው ብትለኝ? በልጅነታቸው ወይንም ደግሞ በወጣትነታቸው በሰሩትና ባከማችሁት ወይንም ደግሞ ባፈሩት ንብረት ላይ ሲሆን ነው። እንትናቸው ደህና የሚሆነው ወይንም ደግሞ ጥረት ግረታቸው አሪፍ ነው ሊባል የሚችለው ማለት ነው። ወይንም ወደፊት ሊከበሩ የሚችሉት ያለበለዛ ግን ሰፈር ውስጥ አሽዋፊ የሆነ ቀላጂ ሰው ምናምን ከሆኑ። ብዙ ሰው እነሱን የመናቅና ትኩረት እንኳን የመስጠት ወይም ደግሞ እንደ ትልቅ ሰው ራሱ ያለመታየት። ችግሮች እና አንዳንድ ሀሳቦች ሊነሱባቸው ይችላል። እና ከዚህ ከዚህ አንፃር ሽማግሌዎች ራሳቸው እንዲከበሩ የሆነ ጥረት ቢያደርጉ ጥሩ ነው ብዬ አስባለሁ። ከእሱ በስተቀር ደግሞ አንዳንድ ልጆቹም ወይንም ታናናሾቻቸው ከእነሱ አንፃር አይተው ሳይሆን መገመት ያለባችሁ ዝም ብሎ ብቻ በቃ አሁን ማክበር የሚባለውን ነገር ቢያሳዩዋቸው እነሱም ትንሽ ያንን በመረዳት እና በማየት ሊከበሩ ይችላሉ ብዬም አስባለሁ። ከዚህ ከዚህ አንፃር ሽማግሌዎችን እኔ ትንሽ አከብራለሁ ብዬ መልስ ነኝ። እና ያለዛ ግን የሚያናድዱ ሰዎች ወይንም ደግሞ የሆነ ስራቸው ደስ የማይል ከሆነ ግን ብዙም እንትኑ አይለኝም ፊሊንጉን እነሱን እንትን ማለት እና ያው ዝም ነው የምላቸው ማክበር ምናምን አይደለም ግን ዝም ብቻ ነው የሚለው ማለት ነው። አመሰግናለሁ። ይህን ይመስላል ሺማግሌ እንዴት ታከብራለህ? የሚለው እንደ ሰውየው አይነት ይወሰናል ነው። መልሴ

እሳት ለማንደድ ምን ትጠቀማለህ? እሺ ይሄ በጣም ቀላል ጥያቄ ነው ብዬ አስባለሁ። እንደ እኔ ማለት ነው። እሺ ለጥያቄው ደግሞ መልስ ልስጥህ። እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ብዙ ሰው የሚጠቀመው ክብሪት ነው። ለምን? ክብሪት ቀለል ብሎ ስለሚሸጥ ዋጋውም አነስ ብሎ ስላለ ማለት ነው። እና ከክብሪት አንፃር ደግሞ ሌላም ሌላም ብዙ ማንደጃዎች አሉ። እኔ ግን የምጠቀመው እሳት ራሱ አልለኩስም። ለምን? ስቶቭ ቤቴ ውስጥ ስለምጠቀም ስቶቭ ነው። ሁሉም ነገር ምግብንም ሆነ መብሰል ያለባቸውን ነገሮች ማበሳስለው ማለት ነው። እና ከዛ ከዛ አንፃር የተነሳ እኔ እሳትን ብዙ አልጠቀምም። እኔ የምጠቀም ቀን በክብሪት እና ጋዝ ትንሽ በማድረግ እጨቱ ላይ እሱን በማንደድ ነው የምጠቀመው። እና ብዙ ሰዎች ግን አሁን እንጀራ ሲጋግሩ በቅጠል አድርገው እሳትን ያነዷታል። አንዳንዶች በእንጨት በማድረግ ያነዱታል። አንዳንዶችም ደግሞ በሰጋቱራ ወይንም ደግሞ ከእንጨት ቤት በሚገኝ ፍቅፋቂ ሰጋቱራ በሚባለው በእሱ በእሱ በማድረግ ያነዳሉ። እና ብዙ ማነደጃዎች አሉት ማለት ነው። አንዳንዱ እንደውም በኩበት ራሱ በኩበትም ያነዳል። ኩበት ደግሞ ምንድነው ልትለኝ ትችላለህ። ኩበት ምንድነው? ከከብቶች እበት የሚገኝ ተጠፍጥፎ በእጅ ፀሀይ ላይ ደርቆ የሚወጣ አንድ ሊነድ የሚችል እንትን ነው። ኩበት ነው ማለት ነው። እና እንደ ጡብ ሆኖ ግን ኩበት ነው ማለት ነው። እና በሱ እንትን ማለት ይቻላል። እሱንም ሚያነዱ ሰዎች አሉ። እና ብዙ ነው። ብቻ የማንደጃው መንገድ ብዙ ነው። እና ከገለባ እንኳን ዝም ብሎ እህል ገለባ እሱ እሱን በማድረግ አንድደው ምግባቸውን የሚያበሳስሉ ሰዎች ብዙዎች አሉ። አንዳንዱም ዛፍ በመቁረጥ ቅርንጫፎችም አንዳንድ ነገሮችን በመመንጠር እንጨት ለማገዶነት ይጠቀማል። እና ከዚህ ከዚህ አንፃር አንዳንዱ ደግሞ በስቶቭ በኦቨን እና ደግሞ በሲሊንደር ጋዝ እንኳን እና በቡታ ጋዝም ተጠቅሞ ምግቡና የሚፈልገውን ነገር የሚያብስልበት መንገዶች አሉ። እኔ ግን እስካሁን በስቶቭ ነው የምጠቀመው። እና እንጀራ ሲጋገር ግን አጠልና እንዳልኩህ ክብሪት በመለኮስ ነው። እና እሳትን ለማንደድ ብዙ ሰዎች ደግሞ የሚጠቀሙበት መንገድ አለ። ላይተር ሚጠቀሙ አሉ። ክብሪትም እንዳልኩህ ደግሞ በትራዲሽናል ወይንም በባህላዊ መልኩ እንጨትና እንጨትን በማፋተግ የሚ እሳትን ሊፈጥሩ የሚሞክሩ ሰዎች አሉ። እና ከእነሱ ከእነሱ አንፃር እኔ በክብሪት ነው የምጠቀመው። እና ይሄን ይመስላል የጠየቀኝ ጥያቄ መልሶቼ።